ኢንተርኔት አለ የሚለው አዎ አለኝ ኢንተርኔት ደግሞ አንሊሚትድ ነው ወርሃዊ ነው የምሞላው። ያው ወርሃዊ ሲሞላ መርሃዊው ሲሞላ ደግሞ ያው አንድ ሺህ ስምንት መቶ ነው ምሞላ በጣም ከባድ ነው። ለዛ መጀመሪያ ላይ አንድ ሺህ አምስት መቶ ነበረ። አሁን ደግሞ በየሀገሪቱን ጭማሪ ተጨምሮ ወደ አንድ ሺህ ስምንት መቶ ብር እየከፈልኩ በወር ነው የምጠቀመው። እና በጣም ከብረዋል ውድ ሆነዋል። ስለዚህ ኢንተርኔት ደግሞ ያን ያህል አያስደስትም። ምክንያቱም ብሬን ከፍዬ ደግሞ ያን ያህል ደስተኛ አይደለሁም። ምክንያቱም በማታ ላይ በጣም ችግር አለ። ሰው ሲበዛ በጣም ብዙ እንትን አይሰጥምና በጣም ያናድዳል። ስለዚህ ብራችን ከፍለን ውጤታማ የሆነ ስራ መስራት ስላልቻልን። ለዚህ በጣም ማለት ቅሬታ አለኝ። እና ያው ኢንተርኔት መኖሩን አለኝ ግን በአግባቡ ካልተጠቀምኩ ያው ፍጥነት ከሌለው ምን ትርጉም አለው? እና ስለዚህ ደግሞ እናወራለን ግን ያው ብዙ ውጤት እየሰጠኝ አይደለም የሚል አስተያየት ነው። ያለኝ እና ስለዚህ የሀገራችን ኢንተርኔት እንደሚታወቀው ብዙ የመሻሻል ሂደት ያስፈልገዋል። የስራዎች ስራዎች የስራዎች መስፋፋት ማለት ወደ ተሻለ አሁን ፋይቭ ጂ ደርሷል ነው የሚባለው። በአዲስ አበባ በሌሎች ዙርያዎችን በዚህ በመቀሌ ያለ ደግሞ በጣም እንትን ነው ያለው ስሪጅ እንኳን ብዙ አይሰራም። ወደ ቱጂ እየወረደ ነው ስለዚህ መስፋፋት ያስፈልገዋል ማለት ነው። ስለዚህ ነገሮችን ሲከበሩ ወደተሻለ ነገር ለማድረስ እንደ መንግስት ደግሞ መስራት አለበት ብዬ ነው የማስበው። እና እንደማህበረሰብ ደግሞ ቅሬታውን ማቅረብ አለበት መፍራት ምናምን የሚባል ነገር የለም። እንደ ሀገር መጠቀም አለብን እኛ የተለየን ስላልሆነ ማለት ነው። ስለዚህ ኢንተርኔት መኖሩን አለ እንደህዝቡ ውጤታማ ስራ አያሰራም የሚል ሀሳብ ነው ያለኝ። እኔ

ጠዋት ወይስ ማታ ሰው ነህ የሚለው? እኔ የጠዋት ሰው ነኝ። ጠዋት ደግሞ በጣም ነው የምወደው ምክንያቱም ጠዋት። አዳዲስ ነገሮችን ይዘው ይመጣል ለምሳሌ ፀሀይ ስትወጣ በጣም ያለው ሁኔታ ደስ ይላል። ያው የአየር ሁኔታ በጣም የጧት ጠሃይ በጣም እንደ ምግብ እንደ እህል ነው። እኔ የምወዳት ምቀበላት አብዛኛው ሰው ይወዳታል። ያው ጠዋት ፀሀይ ስትወጣ ሁሉም ሰው በር ላይ ወቶ ነው የሚቀበላት በጣም ማለት የጧት ጽሀይ በጣም እንደ መድሃኒት ነው የምወስዳት። ስለዚህ ደማችን እለት ነው የሚጠቀማት እና ስለዚህ እኔ የጠዋት ሰው ነኝ። ጠዋት በጣም ይመቸኛል። ሁሉም ነገር ደግሞ ጠዋት ተነስቼ ያኣካላዊ እንቅስቃሴ አደርጋለሁ። በዛ ልክ ደግሞ ወደ የተለያዩ ነገሮች ለመሄድ ስለማቅድ ማለት የቅኔን ውሎ በጧት ነው የምወስነው። የኔ የጧት ነውውሌ በጣም አሪፍ ከሆነ በዛ ልክ ደግሞ ነገሮችን ማስተካከል ስለሚችል ለኔ ጠዋት የተለየ ነው። ማታም ያው እንዳለ ሆኖ ለበለጠ ነው የሚሰጠው። ልክ እንደ የጧት ሰው ነኝ ብዬ ነው የማስበው እና በዛ ደረጃ ደግሞ ሁሉም ነገር ለመስተካከል የሚችለው ሂደት በጧት ስለሚታቀድ ማለት ነው

ኮከቦችን መመልከት ትወዳለህ? የምለው ጥያቄ በደንብ ነው አዎ በተለይ ማታ ላይ ሲወጣውም ወደ ላይ እመለከታለሁ ሁሌ በተለይ ውጪ ላይ ቁጭ ብዬ ንፋስ እየወሰድኩ ኮከቦችን መመልከት እወዳለሁ እነዛ ኮከቦች ደግሞ የመሰጡ ብርሃን በጣም ምገርም ነው። በጣም ከሩቁ ነው ለሰው ልጅ በጨለማ ብርሃን የሚስጡ ናቸው። የኮኮቦቼ ሲወርድ ደግሞ የሆነ ማለት እንደ ባህላችን ከባድ ነው ኮኮብ ስወርድ ስታይ የሆነ ነገር ይፈጠራል ብለው ነው የሚወራው እንደ ባህል ከትውልድ ወደ ትውልድ እየተወራረሰ የመጣና ስለዚህ ኮኮቦችን ደግሞ እኔ ወደ ሰማይ ስመለከት ደግሞ በጣም ደስታ ይሰማኛል ምክንያቱም የነሱም አፈጣጠር ደግሞ በጣም የሚገርም ነው የሚደምቅ ነው። በዛ ልክ ደግሞ የሚሰጡት ብርሃን ለሰው ልጅ ስታይ ደግሞ በጣም አስገራሚ ነው እና እኔ ሁሌ ወደ ላይ በጣም ነው ምለከታቸው። ስለዚህ ኮከቦች ጥሩ ናቸው። መልካቸው የተለየ ነው ለሰው ልጅ

የህዝብ አመለለሽ ትጠቀማለህ የሚለው አው አው በጣም እጠቀማለሁ። ምክንያቱም ከዛ ጋር አብሬ ስለሚኖረው። እንደኛ ደግሞ የራሴን የሆነ መኪና ወይም ተሽቀርቃር ስለሌለኝ የግድ ከህዝብ ነው የሚጠቀመው ያው ከህዝብ ሲጠቀም ደግሞ የማገኘው በጣም ብዙ ጥብቅ ዘርፍ ብዙ ጥቅሞች አሉ። ስትጓዝ አዳዲስ ሰዎች ትታወቃለህ ስትጓዝ ደግሞ የሆነ ማለት ቦታዎችን አለ ጥሩ ጥሩ የሆነ ቦታዎችን ታያለህ በልማት የተሸፈኑ የሚገርሙ ተራራዎች የሀገራችን ወንዞችን አቋርጠህ ስለምትሄድ በዛ ልክ በጣም ጥሩ የሚባለውም ቦታዎችን ለማየት ያበቃሃልና። ስለዚህ እኔ በህዝብ መላለሻ ስመላለስ በጣም ደስ ነው የሚለኝ እንዳልኩት አዲስ ሰው ስታገኝ ያ አዲስ ሰው የራሱን ህይወት ታሪክ ያወራሃል። የነበረው ተሞክሮ የስራ ተሞክሮ ብዙ ነገር የትምህርት ተሞክሮ ብዙ ሊያወራ ይችላል። እንደ ወዳጅ ደግሞ አብረህ ልትቀጥል ትችላለህ አብረህ ለመስራት ሊያበቃህ ይችላል። እና የህዝብ ማመላለሻ በጣም ብዙ ጥቅም አለው ባይ ዘዌይ ማለት ደስ ደስ የሚል ሰዎችን ነው የምትታወቀው። ሁሌም ብቻህን ከመጓዝ ከሰው ልጅ ከተጓዝክ በጣም ብዙ መፍትሄዎችን ታገኛለህ። እና እኔ ደግሞ በዛ ልክ የነሱን ተጠቃሚ ነኝ። ስለዚህ ዋጋውን ደግሞ በጣም ፍትሃዊ ነው። ብዙ ጭማሪ የለም በወጣለት ህግ መሰረት ነው መውሰድ የሚያገለግልና። እኔ ደግሞ በዛ ተጠቃሚ ነኝ የባስ መመላለሻ አለ የከተማ ባስን ማለት ነው። ስለዚህ እሱ መስፋፋት አለበት። ካልሆነ ግን ወደ የሆኑ የራሳቸው ተሽከርካሪ ያላቸው እንደ ታክሲ እና ባጃጅ የነሱ መጫወቻ ነው የሚሆነው። ስለዚህ የህዝብን መመላለሻ የህዝብን መጠቀም ያው በአቅምህ ልክ ነው የምትከፍለው የምትጓዘው እና እኔ ደግሞ በዚህ ልክ ደግሞ በጣም ደስተኛ ነኝ። ስለዚህ ነገሮችን ማስተካከል ነው ያለብን እንጂ ዝም ብለን ወደ ታክስ ወደ ባጃጅ መውረድ የለብንም። ህዝብ መመላለሻ በጣም ጠቃሚ ነው ኪስን አይጓዳም። ከብዙ ህብረተሰብ ተግባብተህ ትሄዳለህ። ስለዚህ እንደዚህ ነው የምገልጸው

በረሃ በስራህ ላይ ምን ተግዳሮት አለው የሚለው እንደ እኔ ስራ ላይ ያለው ተግዳሮት ዘርፈ ብዙ ተግዳሮቾች ናቸው። አንዱ የመጓጓዣ ያው ወደ ስራ ሲሄድ። የመጓጓዣ ችግር አለብኝ ያን ችግር ደግሞ እኔ ወደ ስራዬ ነው በሰአቴ እንዳይደርስ ያደርገኛል። ስለዚህ በሰአቴን ካልደረስኩ ደግሞ በጣም ከስራ አጋሮቼ እጋጫሉ ለምን አረፈድክ ለምን ምናምን እንደዚህ አደረክ ይላሉ? ያው ስትነግራቸው ደግሞ የትራንስፖርት ችግር አለን ምክንያቱም አሁን ነዳጅ የለም በሀገራችን የነዳጅ እጥረት ስላለ አሁን በእግሬ ነው እየሆነ የመጣሁት ያለው። ኮንትራት ባጃጅ ደግሞ ይዤ መምጣት አልችልም። ምክንያቱም ደሞዜም በቂ ስላልሆነ እና እንደ ቢሮ መፍትሄ ካላደረገ በጣም ከበድ ነው። ስትላቸው ምንም መፍታሄ አያስቀምጡም እነሱም ምክንያቱም እነሱም የሰው ልጅ ለምን አረፈደ ለምን እንዲህ አደረገ እንጂ የሰው ችግር ስለማይረዱ ማለት ነው። ስለዚህ እኔ በስራ ላይ ተግዳሮች አንዱ እሱ ነው የሰዓት ጉዳይ ማለት ነው። ሰዓት በሰአቴ አልደርስም ያ ስል ደግሞ የመጓጓዣ ችግር ስላለ ያው እንደሚታወቀወ ከተማችን ብዙ የአስፉልት ምቾት የለውም። በጣም የተጣበበ ነው በጣም ያለው ደግሞ የተጎሳቆለ እስፋልት ነው። እና በዚህ ልክ ያው በስራዬ አንድ ተግዳሮት አለኝ። ሌላኛው ደግሞ በጣም ማለት ስራ ላይ ስትገባ ደግሞ እዛ ያለው ሰራተኞች ደግሞ በጣም እንትን አይደሉም ተባብረው ለመስራት ፍላጎት የላቸውም። ዝም ብለው ስራቸው በአግባቡ አይሰሩም ዝም ብለው ሀሜት በሀሜት ላይ ነው የሚያሳልፉት። ቪድዬ በማየት ያው ምክንያቱም በአሁኑ ሰዓት የመንግስት ስራ ብዙ ፍላጎት ኖሮ ከልቡ የሚሰራ ሰው የለም ምክንያቱም ደሞዛችን በቂ አይደለም። እንደተማርነው አልተቀጠረንም ብዙ ነገሮች ስላሉ እኔም ደግሞ ከነሱ አንዱ ስለሆንኩ በሱ ልክ ደግሞ አንዱ ተግዳሩ ደግሞ የደሞዝ ጭማሪ በቂ አለመሆኑን ነው። በዛ ልክ ደግሞ የቤት ኪራይ አለ በጣም ብዙ ነገሮች አሉ እና የነሱ ደግሞ አይከፈለንም የጤና ኢንሽራንስ የሚባል ደግሞ አለ በጣም የሚገርም ነው። እንደ አንድ የመንግስት ሰራተኛ ደግሞ ስለማይከፈለን በቃ ዝም ብለን ነው በቃ ነገሩ ከባድ ያደርገዋል ውስብስብ ያደርገዋል። እነዚህ ነገሮችን ያው ተሸክመን ነው የምንሄደው እና ብዙ ተግዳሮች አሉ በቃ ተዘርዝሮ ተነግሮ አያልቅም። ምክንያቱም መንግስት ደግሞ እንደ መንግስት መፍትሄ ከመስጠት ይልቅ ዝም ብሎ በባጀት ነው የሚየሳልፈው በ ፖርላማ ቢጠየቅም መልስ ምንም አይደለምና ያው ብዙ የደሞዙን የመጓጓዣም ሁሉም ነገር ብዙ ተግዳሮች አሉ። የአቅርቦት ችግርም አለ ማለት እንደ ነጭ ወረቀት ያለው አቅርቦት የኮምፒውተሩ ደግሞ አለመሻሻል አለን ዝም ብለው የድሮ ኮምፒውተር ነው የሚያስቀምጡ ዝሮ ዝሮ በጣም ማለት ነው። የተሟላ ካለ መሆኑም በስተቀር ለስራ ብዙ እንትን አያደርግህም እና እኔ እንደ አንድ ዜጋ በጣም ያስቆጫል በጣም ያናድዳል። ምክንያቱም ብዙ የሚረባ ነገር እየተሰራ አይደለም የህብረተሰቡ ችግር እየፈታን አይደለም ህብረተሰቡ ደግሞ መጥቶ በአግባቡ እየተገለገለ አይደለም። መጥቶ በጣም እየተንገላታ ነው ህብረተሰቡ ደግሞ ለኛ ነው እየጮኸ ያለው።

የቤት ምን? አይነት የቤት እቃዎች አሉ የሚለው የቤት እቃዎች ይባላው እንደ አንዱ ነው ጠረጴዛ አለ ጠረጴዛ እኔ የሚጽፍበት የማነብበት ኮምፒውተሮችን አስቀምጬ የምጠቅምበት ነው። ሌላኛው ደግሞ አልጋ አለ አልጋ ደግሞ እንደሚታወቀው እንደማንኛውም ሰው በቤት ውስጥ የሚኖር ነው። ሌላኛው ደግሞ የውሃ መያዣ ጀርካን አለ አዋሽ አለ አዋሽ ደሞ የውሃ መያዣ ማለት ነው አራት ጃርካኖች የሚይዝ ማለት ነው። ሌላኛው ደግሞ ቁም ሳጥን አለ ቁም ሳጥን የልብስ ቁም ሳጥን አለ። ሌላኛው ደግሞ የእቃዎችን መያዣ ቁምሳጥን አለ። ልክ እንደ ብዙ ነገሮች አጠቃሎ የሚይዘው ስለዚህ ብዙ እቃዎች አሉ ወንበር አለ። ሶፋ ሶፋውን ደግሞ ያው እንግዳ የሚቀመጥበት ሶፋና ዝም ብሎ ተራ ሰው የሚቀመጥበት ሶፋ። እንደ ጃና አይነት አለ እንደ ሻህን የመመገቢያ ሻህን ብዙ ነገሮች አሉ።

ስልክህን ምን ያህል ጊዜ ትምላለህ የሚለው ያው ስልክ ይሄንን የማላው በየጨረሰበት ነው? ለምሳሌ ባትሮን አሪፍ ስለሆነ የኔ ስልክ አስር አራት ሰዓት ያቆየኛል። እና ከዛ ባሪያ አለ ነው በየአራት ሰዓት ነው የምላው። ምክንያቱም ደግሞ በጣም ስለሚጠቀምበት ብዙ ነገር ስለሚሰራበት ነው። እንጂ አንዴ ከሞላው የማይጠቅም በብዙ የማይጠቅም በተወለ ስልክ ብቻ ከሆነ። ስልክ ለማውራት ብቻ ከሆነ ዝም ብለው ብዙ ጊዜ አይፈጀም። ምክንያቱም ያ ለመደወል ብቻ እኮ ስልክ ለመደዋወል ብዙም ማለት በአሥራ ሁለት ሰዓት አንድ ጊዜ ሊሞላው እችላለሁ። ቪዲዮዎችን የማያይበት ከሆነ የሆነ ቢዝነስ የሚሰራ ስራ በስራዎች የቪዲዮ ኤዲቲንግ ሊሆን ይችላል። የሆነ ሊሆን ይችላል መጽሐፍ ሊሆን ይችላል የሚሰራበት ከሆነ ግን አራት ሰዓት ይቆያል። እና ከአራት ሰዓት በኋላ ያለ ደግሞ እሞላለሁ። ስለዚህ የሆነ ጌም የሚጫወትበት ከሆነ ደግሞ ነው አራት ሰዓት ይቆያል። ያው አሪፍ የሆነ ነው የኔ ስልክ በጣም ጥሩ ነው። ይዘቱ በጣም ደስ የሚል ነው። እና በዚህ ልክ ነው እኔ የኔ ስልክ በአራት ጊዜ አራት ሰዓት በአራት ሰዓት ልዩነት የሚሞላው ብዙ ነገር ተጫውችበት ማለት ነው።

ዛሬ የመጀመሪያ ምግብ ምን ነበር የሚለው የዛሬ መጀመሪያ ምግቤ እኔ መኮሮኒ ነበረ ያው መኮሮኒ ደግሞ ለማብሰል ብዙ ደቂቃ ነው የፈጀብኝ። ከዛ ነው በጣም ተርቤ ነበርና ያ ጊዜ ሲወስድ ደግሞ በጣም ያናዳል። ምክንያቱም ቶሎ አልበሰለም። ያው ኤሌክትሪኩም ብዙ ፓወር አልነበረዉም ቅንሶ ስለነበር ማለት ነው። ስለዚህ መኮሮኒውን ደግሞ ያው በስልስ ነው የበላሁት። ስልሴ ደግሞ አረፍ ነበረ ስልሴ ያው እንደሚታወቀው እንደሚታወቀው የስልስ ሰራር አለ። ያው ሽንኩርትና ዘይት አድርገህ ሽንኩርቱን ከሚዳርና ዘይት አድርገህ ነው የሚሰራው። እና ስለዚህ የዛሬ የመጀመሪያ ምግቤን መኮረኒ በጣም ደስ የሚል መኮረኒ ነው የበላሁት። እና በዛ ልክ ደግሞ የምወደው ምግብ ነው። ያው በጣም ይስማማኛል። ከተመገብኩት በኋላ ደግሞ የጠጣሁት ውሃ ነው። ሌላ ነገር አልጨመርኩበትም። እና ደግሞ ምንም አይነት ምግብም አልወሰድከውም ምክንያቱም በጣም ብዙ ነው የበላሁትና ደስ የሚል አመጋገብ ነው የነበረው። በኔ ስንመዝነው ማለት ነው።

በብዙ ህዝብ መካከል መሆን ተመቻችሁ የሚል እኔ በብዙ ህዝብ መካከል መሆን እኔ ብዙ አልወድም ምክንያቱም ብዙ የሰው ሽታ አልወድም። በብዙ ሰው ሲሆን ብዙ አይነት ሽታ አለ የአንዱን የአንዱን ሌላኛው ተጨምሮ ማለት ነው። ስለዚህ በጣም ከባድ ስለሆነ እኔ በጣም ይጨንቀኛል። ስለዚህ እኔ አልመርጥም ሰው በልበዛበት ነው መሆን የሚመቸኝ። እና በዛ ልክ ደግሞ የምጠቀመው ነገሮችን አሉ ስለዚህ እኔ በጣም ሽታ ስለማይመቸኝ ነገሮችን ከእነሱ መራቅ ነው። እንጂ በእነሱ መሃል መሆን ብዙ አልመርጥ ምክንያቱም እንዳልኩት ከበድነው የሆነ ከሸተተኝ የማስመለስ ብዙ ነገሮችን ስለሚገጥመኝ ማለት ነው። ስለዚህ ከሰው ብዙ መሃል ከመሆን ይልቅ ዳር ላይ ወይም ጫፍ ላይ መሆን ነው የምመርጠው። ሁሌ በቅድሚያ ደግሞ ወደ ትንሽ ራቅ ያለ ከእነሱ ከእነሱም ራቅ ብዬ ነው የምይዘው እና በዛ ልክ ነው እኔ የምገልጸው

ኮምፒውተር መጠቀም ትችላለህ ይለው አዎ መጠቀም እችላለሁ በደንብ እውቀትም አለኝ። በዛም በመሰረተ ኮምፒውተር አጠቃቀሙን ተመሪያለሁ። በኮምፒውተር በሊዮአነስ ኮሌጅ ማለት ነው በሁለት ሺህ አራት። ለዛም ተጨማሪ ደግሞ እንደ አንድ የኢንጂነሪንግ ተመራቂ። ኢንጂነሪንግ ስትመረቅ ደግሞ የኮምፒውተር ችሎታ ካልቻልክ መመረቅ አትችልም ምክንያቱም መሰረታዊ ነገር ነው ብዙ ነገሮች ዲዛይን ታደርጋለህ በኮምፒውተሮችህ። የስራውን የክፍያ ሊሆን ይችላል የህንፃውን ዋጋ የማውጣት ሊሆን ይችላል ብዙ መስራት ስለሚችል። የኮምፒውተር እውቀት በጣም ስለሚጠይቅ ነው ስለዚህ እኔ በጣም ቀደም በመጠን በላይ እውቀት ነው ያለኝ እችላለሁ እሰራለሁ። ስለዚህ አሁን ይሄ ሁሉ የተሰጠኝ ነገር ነው። ማንም ደሞ ኮምፒውተር ነው የሚሰራው ለምሳሌ በኮምፒውተር ነው የሚሰራው የህንፃው ነው የተሰራበት ዋጋ። የማውጣት የ ሁሉም ነገር መጀመሪያ ከመስራት በፊት ጨረታ ሲወጣ የጨረታውን ዋጋ በኮምፒውተር ነው የሚመላው። ስለዚህ እነዚህ ሁሉም ነገሮችን ከቁፋሮ ጀምሬ እስከ ኮለን ማስቆም ማቆም እስከ ያው የግሬድ ደግሞ የሚሰራ ያለ እስከ የአጭራሮ ሰው ህፃውን። እስከ ፊኒሽ ማድረግ ሁሉም ነገር ያለው ዋጋ በኮምፒውተር ነው የሚወጣው። ምክንያቱም በወረቀት ላይ ድሮ የቀረ ነው ሊጠፋ ይችላል። በኮምፒውተር ግን ተቀምጦ ለብዙ ነገሮችን ሊቆይ ይችላል። ስለዚህ እኔ በኮምፒውተር ስራ ብቻ ሳይሆን ብዙ ነገሮች ደግሞ በውስጥ ሳይቀር ስራዎችን እሰራለሁ። ኦንላይን ቤቴን ሆኜ ማለት ነው። በኮምፒውተር ተጠቅሜ ደግሞ ሰውን ሩቅ ሀገር ያለ በቪዲዮ አወራለሁ። ስለዚህ ብዙ ነገሮች ነው እኔ ሚሰራበት

ቅጽል ስም አለ አዎ አለኝ ምክንያቱም አዛኛው ጓደኞቼን ቅጽል ስሙን የወጣብኝ ያው የግብ ተማሪ ያለው ነው። ካሙዝ የሚል ስሙን የሰጠኝ ያ ስሙን የሰጠኝ ደግሞ ከኔ የክላሴ ልጅነው። የሱ ቅጥል ስም ደግሞ ፎቶ ነው የሚባለው ስለሞን አሊ ነው ትክክለኛው ስሙ የባህር ዳር ልጅ ነው። ከዛ ከሙዚያ ነው የሆነ የሙዚቃ ነገር ለሀገራችን ከሙዚቃ ካሳ ሚባል አለ መሰለኝ ከሱ ወስደነው ቅጥል ስሙን ያወጣልኝ። ስለዚህ የኔ ቅጽል ስም ካሙዙ ነው። የሚባለው ከዛ ልክ ደግሞ ያ ቅጽል ስሜን ደግሞ በጣም በጣም እወዳለሁ። ግን ያቱ በጣም የተወዳጅና የተከበረ የሙዚቃ አቀናባሪና የግጥም በለው ዋለሙያው ስሙ የተሰጠኝና ለዚህም ደግሞ በጣም አመሰግናለሁ ላወጣልኝ። ጓደኛዬ ደግሞ በጣም ነው የምወደው ተጫዋች ነው ሰሳቂታ ነው በጣም የሚገርም ልጅ ስለሆነ በጣም በዛ ልክ ነው የምወደው ማለት ነው።

ጥራት ያለው ስራ ማቅረብ ትችላለህ? የሚለው አዎ እችላለሁ እንደውም አድርጌ ነው። እኔ ደግሞ ጥራት የሌለው ስራ ማቅረብ ደግሞ አልወድም። በእውነቱ ምክንያቱም ጥራት የሌለው ስራ ከማቅረብ ይልቅ ስራውን ያለመጀመር ነው የሚል ሀሳብ ነው ያለብኝ። ስራውን ያለጥራት ከተሰራ በጣም ይከብዳል። በጣም ደግሞ የሆነ እንደሰው ልጅ ያማል እና አብዛኛው ሰው ስራውን ለመጨረስ ነው የሚረዋወጠው። ይሄ መሆን የለበትም በጣም ስህተት ነው። ምክንያቱም ጥራት የሌለው ስራ ተሯሩጠህ ከመጨረስ ይልቅ ማለት አስበህ ተረጋግተህ ስራውን በአግባቡ አንብበህ ተረድተህ ብትሰራውና ውጤታማ ብትሆን ነው የሚሻለው። እንጂ ጥራት የሌለው ስራ ስራ ካቀረብክ ማን ነው የሚቀበልህ? የተቀበለ ሰው ከተቀበለ ደግሞ እንደ ሀገሩ በጣም ውድቀት ያመጣል እንደ ግለሰብም ውድቀት ያመጣል። ሁሌ ጥራት የሌለው ስራ ነው የምትሰራው በዛ ነው የምትቀጥለው። እና በህይወትህ ደግሞ በጣም ዋጋ ያስከፍልሃል እና እንደ ልምድ ደግሞ ሆነህ ይቀጥላል። ስለዚህ ጥራት ያለው ስራ ነው መስራት ያለብን እንጂ ዝም ብለን ያ ሰው ይቀበለናል ምን አያየውም ብለን ሀላፊነት የጎደለው ስራ መስራት ደግሞ ተገቢ ስላልሆነ በዛ ልክ ነው መቅረብ ያለብን። ስለዚህ እኔ ሁሌ የምገነዘው በዛ ደረጃያ ነው እንጂ ዝም ብዬ ጥራት የሌለው ስራ ሰራ ሰራ አድርጌ አቅርቤ ወደ ቤቴ ሩጫ መሄድ። በጣም ቀላል ነገር ነው ግን እኔም ህሊና ያለኝ ሰው ነኝ የተማርኩ ሰው ነኝ እና ልክ በተማርኩት መሰረት ስራ ነው መስራት የምፈልገው። ማለት ጥራት የሌለው ስራ ከመስራት ይልቅ እኔም ስራውን ባልሰራውም እምመርጠው ምክንያቱም አዎ ስራ ከሆነ ስራ ነው ምክንያቱም ስራውን ሌሎችን አንተ የሰራኸው ስራ ሌሎችን የነሱን አርያ ሊሆን ይችላል ሊጎዳ ይችላል። እና በዚህ ልክ ነው ማሰብ ያለብን ስለዚህ የሰው ልጅ ስራውን በአግባቡ መስራት አለበት። ካልሆነ ግን ያው ስራውን ያለመጀመር ነው የምሻለው እንጂ የሰራነው ጥራት የሌለው ስራ ሌሎች እንደው እንደ ሮል ሞዴል ወስደው ወስኖ የሚሰሩትና እነሱም ሰዎችም ታሳስታለህ የሀገርን ሁኔታ ደግሞ በጣም ችግር ላይ ልታወድቅ ትችላለህ። እና በዛ ልክ ነው የመታሰብ ያለበት እንጂ ጥቅም ብለህ የሆነ ለማግኘት ብለህ ብር ለማፈስ ብለህ ተሯሩጠህ የሚሰራ ስራ አለ ስለዚህ አብዛኛው ጥራት የሌለው ስራ የሚሰራው በኮንስትራክሽን ብንወስድ በጣም ብዙ ስራዎች በጣም እየተሰራ ነው ህንፃዎች እንደውም ሳምንት ሳይሞላቸው እየፈረሱ ነው የሰዎች ህይወት እየቀጠፉ ነው። እና ሁሉ ስራችን በጥራት ነው መሆን ያለበት ብዬ ነው እኔ የማምንበት ስለዚህ እንደ አንድ የኮንስትራክሽን ባለሙያ ደግሞ የኔ ስራ በጣም በጥራት ነው የሚሰራው። ካልሆነ ግን ደጋሜ አፍርሻ ነው የምሰራው። የሆነ ነገር ቢኖረው ስለዚህ በዛ ልክ ነው ማሰብ ያለብን እንጂ ዝም ብለናል ጠፍጥፈን ምናምን ከሰራነው ግን በጣም በትልቅ ችግር ልንወድቅ ስለምንችል በዛ ልክ ነው ማሰል ያለብን ብዬ ነው የማስበው። ስለዚህ ጥራት ያለው ስራ እንስራ ጥራት ያለው ክፍያ እንድንከፍል ከፈለግን ማለት ነው። ስለዚህ ክፍያ ከሰው ልጅ አንጠብቅ ክፍያችን በሙያችን ነው በሰራነው ልክ ነው እንጂ የሰው ልጅ ጥራት ያለውን ስራ ሰርተህ ነው ፖነስ ሲጨምርህ አይልም ጭራሽ አመሰግናለሁ አይልም ግን ለራስህ ብለህ ለሙያህ ብለህ ለሙያ ከብር ብለህ መስራት አለብህ። ስለዚህ አንድ ቀን በጣም ስለምትከፈል ጥራት ያለው ስራ ከሰራህ አንድ ቀን ውጤታማ ልትሆን ትችላለህ። ራስህን ከፍተህ የራስህን ጥራት ያለው ስራ ከሰራህ ብዙ ሰው ወደ አንተ አይን ነው የማያየው ስለዚህ ነገሮችን ቸኩለን የፈራረሰ ነገሮችን ከማቅረብ ይልቅ የተባላሽ ስራ ከማቅረብ ይልቅ ማለት ጥራት ያለው ስራ ብንሰራ ነው የተሻለ የሚል እምነት አለኝ። እና በዚህ ልክ ብንሰራ የሚል ትልቅ ሀሳቤና ትልቅ ውጤት ነው ያለብኝ እኔ በሱልክ ደግሞ ለሰው ልጅ እኔ ጥሩ ነገር ነው የምመኘው ሁሌ ስለዚህ እነደዚነው የማስበው

የምትወደው ቀለም ምንድነው ነው የሚለው የምወደው ቀለም እኔ ነጭ ነው አንደኛ ነጭ ነው የምወደው ነጭ ምክንያቱም ሁሉም ነገር ደስ ይላል የቤቴን ቀለም ደግሞ በነጭ ነው የተሰራው በተጨማሪም የአጋየም ነው ሁሉም ያለ የቤተ እቃዎችን ያለው ነጫጭ ናቸው ነጮች ናቸው በጣም ምንም ምወዳቸው ነጭ ወር ነጭ ነጭ ልክ እንደ ነጭ ወርቀት የምንጽፍበት ነጭ ቤትም ደስ ይለኛል ያው ሁለተኛም ደግሞ ሰማያዊ የሆነ ብዙ መልእክት አንዳንዶቹ ጥቁርም ብዙ አይደለም በቤት ከውሰድነው ማለት ነው ቀለሙ የቤት ቀለም ነው አሁን የማወራው የልብስ ቀለሞች ካየነው ደግሞ አንዳንዴ ሰማያዊ ያለው ሱሪ ለምሳሌ ሰማያ ሰማያዊ ነው የምወደው። ቲሸርት ከሆነ ነጭ ቲሸርት ነው በአብዛኛው የምጠቀመው። ሸሚስ ከሆነ ደግሞ ያው ከነጭና ከጥቁር ትንሽ ወጣ ያለ ከአረንጓዴ ደግሞ ወጣ ያለው እንደሆነ ትንሽ ማለት የብዙ ቀለሞች እንትን ያለበት ድብዝዝ ያለ ነው እንጂ ብዙ ጃኬትም እንደዛ የጫማ ቀለም ከወሰድነው ደግሞ ጥቁርም ያልሆነ ነጭም ያልሆነም ትንሽ ደብዛዝ ያለ የሁለቱም ድብልቅ ከለሮች ነው የምወደው በዛ ልክ ደግሞ የቀለም ምርጫዬን በጣም በተለያየ ዘርፎች በተለያየ ሊሆን ይችላል የተለያየ ሊሆን ይችላል። እንዳልኩት በቤት ውስጥ ያለ እቃዎችና የምለብሳቸው ልብሶችን ቀለም በጣም የተለያየ ሲሆን የቤቴን ያለው ግድግዳ ነው ያው ነጭ ነው እንዳወራሁት ልክ እንደዛ ሆኖ የአልጋን የጠረጴዛን ወደ ደግሞ ነጭ ነው የቁም ሳጥኑ ነጭ ነው። ስለዚህ በአጠቃላይ ያው የነጭ ቀለም አድናቂ ነኝ የምወደውም እንደዛ ነው። ያው ስለዚህ እንደ አንድ የደስታ መገለጫ ስለምገልጸው ነጭ በጣም ጥሩ ነው። በዛ ልክ ደግሞ ተወዳጅ ነው። አንዱ ችግሩ ምንድነው ቶሎ ስለሚቆሽ ነው እንጂ ያው እንዳይቆሽ ደግሞ ብዙ የመከላከያ ዘዴዎችን እጠቀማለሁ። ከዛ ልክ ከቆሸሸ ደግሞ የማጠብ ግዴታ አለብኝና በደንብ አጥቤ ነው የማሳጣቸው እና በዛ ልክ ጽዳትን መጠበቅ ነው፤ እንጂ ከዛ ሌላ አማራጭ የለም ማለት ነው።

እንደገና ጥቅም ላይ ማዋል ታደርጋለህ የሚለው አዎ ነው መልሱ። ምክንያቱም ብዙ ነገሮችን መልሰን የመጠቀም ባህሪን አለብን ሀበሻዎች የሚባል ነው። በተለይ የሆነ ማለት የተሰባበር ነገሮችን መልሰህ ጠግነን ወደ አገልግለት ማዋል አንድ ችሎታ ነው የማስበው። እኔ ምክንያቱም እኛ እንደ ማደግ ያለብን ከሀገሮች ስለሆንን ብዙ እንትን ያ ማለት የወደቁ ነገሮቻችን ለምሳሌ የሆነ የተሰበረ ሊሆን ይችላል። የተሰበሩ ብረቶች አሉ እነሱ ሰብስበህ ተመልሰህ የተጣሉ ሃይላንዶች አሉ እነዚህ ሃይላንዶች ደግሞ ተመልሰው ሰብስበው ወደ ማሽን አግብተህ ሪሳይክል አደረገ ያኛው ወደ ፌስታል ሰርተህ ወደ ትጠቀመዋል። እንደ ልምድ አለኝ በጣም ማለት። እኛ ራሳችን ማምረት አንችልም ሆኖም ግን የተመረተው ወደ ሀገራችን ገብቶ አገልግሎት ከሰጠ በኋላ ግን ነገሮችን ሰብሰህ ጥቅም ላይ መዋል አለብን። ለምሳሌ የሻማ መብራት ካየነው ሻማ ከቀለጠ በኋላ ተመልሰው አገልግሎት እንዲሰጠኝ ያ የቀለጠ ሰብስቤ እንደገና አሁን ማግለጫ ሰርቼ በመብራት እንዲሰጠኝ አደርጋለሁ። ሌላኛው ደግሞ የወረቀት ነገሮች ከተጠቀምን በኋላ ለስራ ሰብስበን እንደ እሳት ማቀጠጥያ የምንጠቀምበት እና ጥቅም ላይ ማዋል። ብዙ ነገር አደርጋለሁ እወቀትም አለኝ። ሳይንሱም አውቀዋለሁ እና ስለዚህ እነዚህ ነገሮችን ለማድረግ ደግሞ በጣም የተሻለ እውቀት አለኝ የተሻለ ስታስ አለኝ። ከሁሉም በላይ የበለጠ እውቀትና ችሎታ አለኝ እና ሰዎች ደግሞ እንደዚህ እንዳያርጉ ተመልሰው ማለት ቆሻሻ ኮ ራሱ ጥቅም አለው መልሰን ለጥቅም ላይ ለማዋል እንችላለን። ብዙ ነገሮችን ማለት ነው። እኛ በሀበሻ ምድር ላይ ግን አብዛኛው ብዙ ችግሩ ምንድነው? ከተጠቀምክ ወደ መሬት ነው ጥለህ የምትሄደው እንደዛ አይደረግም ቆሻሻ ሀብት ነው። ባይ ዘ ዌይ ቆሻሻ ሰብስበህ በጣም ትልቅ የሀብት ማማ ልትደርስ ትችላል። በአዲስ አበባ ቆሼ ሰፈረኝ በለው ብዙ በጣም ብዙ ሀብተመቼውን አፍርተዋል። ምክንያቱም እነሱ በጣም ጠንቅርው ይሰራሉ እዛ የሚጣሉ እስከ ወርቅ ድረስ ይጠላሉ። ስለዚህ ሰውነታችን ዝቅ አድርገን አውርደን ከሰራን ቆሻሻ ሀብት ነው። ሁሉም ነገር ወደ ሀብት ይቀየራል ምክንያቱም የሰው ህይወት ልጅ በምጥር ላይ ነው ያለው። የሀብትን መሰራት እኛ ግን ሀብታችን እዚህ ጥላን ወደ ስደት እንጠፋለን እንበራለን ወደ ባህር እጠልቃለን። ያ ግን መፍትሄ አይሆንም። መፍትሄ የሚሆነው በሀገርህ ነው ያለው። ሁሉም ነገር የተጣለ ሊሆን ይችላል ያልተጣለ ሊሆን ይችላል ሰብስበህ ወደ ቁም ነገር መዋል ነው። ማሰብ ነው የማቀድ ነው ነገሩ እንጂ ዝም ብለን ሀብት ደግሞ ወደ ቤት እንሰጣጥ ብሎ አይገባምና መስዋዕት መክፈል አለብን። ለስራችን ለእንጀራችን ብለን ለሌላው እንኳን ዋጋ እየከፈልን ምን ለራሳችን ለምን ሰርተን የመለወጥ ያቅታናል። ስለዚህ እንደ ሰው ልጅ ካሰብንን ማለት የተጣለ ነገሮችን መልሰን ወደ ጥቅም ማዋል እንዴት ይከብደናል? ብዙ ነገሮች የተጣሉ ነገሮች አሉ። በጣም ብዙ በተለይ የሃይላንድ የሚባለውን ብዙ ወጣት ተጠቅሞ ነው የሚጥለው እነዚህ በቀን እንኳን ሰብስበን ብንውል ብዙ ዋጋ ያላቸው ናቸው። በጣም ብዙ በብር በዛ በጣም በብዙ በሺህ ብሮች የሚታሰው ሀላንድ ነው የሚጣለው። እና በአሁኑ እንኳን ወጣቱ ነቅተዋል እየሰራ ነው እነሱ ሰብስቦ በአንድ ላይ ስፍራ አስቆምጠው ጥቅልሎ እየሸጠ ነውና። በጣም አሪፍ አስተሳሰብ ደረጃ እየደረሰ ነው። እኔም ከእነሱ አንድ ነኝ ያው የተጣለ ነገሮችን ተመልሼ መጠቀም በጣም ትልቅ ችሎታና ሙያ ስላለኝ በዚህ ላይ ደግሞ በራሴን በጣም ነው የምከራው። እቀጥልበታለሁ።

በመስኮት ጎን መቅመጥ ትወዳለህ? የሚለው አዎ በደንብ መርጬ ነው እንጂ የምቀመጠው ምክንያቱም መስኮት ላይ መቀመጥ የምፈልገው በጣም ደስ የሚል አየር ለመውሰድ ነው ንፋስን ለመውሰድ ነው። በዛ ልክ ደግሞ አየሩን ከወሰድኩ ደግሞ ጤነኛ ስለሚሆን ምክንያቱም ከውስጥ በጣም ብዙ በሽታ አለ። የሰውን እስትንፋስ ተሰብስቦ በጣም መጥፎ ጠረን ስለሚፈጥር። በዛ ላይ በመስኮት ከሆንክ ግን ንጹህ አየር ትጠጣለህ። ከዛ በኋላ ያለው ደግሞ የአካባቢውን ሁኔታ በጣም ነው የምትገነዘበው። በጣም ነው የሚያምር ቦታዎች ነው የምታየው። የሚያምር ነው ማህበረሰብን ነው የምታየው። እና የሚምር ወንዞችን የማያምር ተራራዎችን የምታየው። እና በዛም ደግሞ ሀገርን እየጎበኘህ ትሄዳለህ የሚል እሳቤ ስላለኝ ነው እኔ በመስኮት ጎን የምቀመጠው። ስለዚህ ሁሉም ሰው ደግሞ በመስኮት ጎን መቀመጥ ነው የሚወደው በብዙ ምክንያቶች ማለት ነው። የኔ ግን ካንዱ ምክንያቶች እሱ እንዳልኩት ትዝብት ለመውሰድ ነው ያለው የኢትዮጵያ ሀገራችን ቦታዎች ምን ይመስላሉ? ተራራዎች አሉ በጣም በተለይ በትግራይ ክልል ስንሄድ በጣም ብዙ ተራራዎች አሉ በጣም። እንዚህ ተራራዎችን ስታያቸው ደግሞ በጣም ደስታ ይሰማሀል። እና ደስ ይልሀል እና እነዚህ ነገሮችን ለማወቅ ታሪካዊ የሆኑ ቦታዎችን ለማየት ስለዚህ ስትጓዝ ብዙ ነገሮችን ነው የምታውቀው እና በተጨማሪም ይሄ ህብረተሰቡን አኗኗር ምን እንደሚመስል ልትገነዘብ ትችላለህ ያኔ በመስኮት ላይ ሆነህ ማለት ነው። ስለዚህ ሁሌ ምርጫችን መስኮት መሆን አለበት። የኔ ምርጫ መስኮት ነው በመስኮት ጎን መቀመጥና መቀመጥ ብቻ። ለምሳሌ በአየር ላይ ስትሄድ ትኬት ይሰጡሀል መስኮት ቢደርሰኝ ምናምን ብዬ ነው እኔ ተስፋ ሁሌ የማደርገው። አሁንም ግን አብዛኛው ጊዜ ደርሰን አያውቅም። ማለት ስለምጓጓለት መሰለኝ። በዛ ልክ ደግሞ በጣም ከደረሰ ከደረሰኝ ደግሞ ደስተኛ ነው የምሆነው ምክንያቱም ሁሉ ነገር እያየሁ እና እየተገነዘብኩ ስለምሄድ ማለት ነው። ስለዚህ በመስኮቱ ጎን እመርጣለሁም እወዳለሁም። በጣም ዘርፈ ብዙ ጥቅሞች ስላለው በዛ ልክ ደግሞ ንጹህ የሆነ አየር ስለሚያስፈልገኝ ደግሞ በዛ ልክ እየወሰድኩ እሄዳለሁ እና በእነዚህ ነገሮች ነው መገንዘብ ያለብን ብዬ ነው የማስበው። እና ስለዚህ መስኮት በጣም ጥሩ ነገር ነው። አየር ይሰጥሀል ሁሉን ነገር ያስጎበኛሃል። የምትፈልገው ቦታዎችን እያየህ ነው የምትሄደው። በዛ ልክ ደግሞ አስተሳሰብን ደግሞ ቆንጆ ይሆናል። የሚያዝናኑ ነገሮች ስታይ በጣም ደስ የሚል አየር ስትወስድ ደስ ያለ አስተሳሰብ ይኖራል። አይምሮህን አትረበሽም። ማለት ጭንቀት አይኖርም። ጭንቀትን እየቀነስክ ስለምትሄድ ማለት ነው። ስለዚህ በመስኮት ላይ መቀመጥ በጣም ዘርፈ ብዙና ጠቃሚ ሆኖ ስላገኘሁት ነው። እኔ በዛልክ እየመረጥኩት ያለሁት እና በዛ ልክ ማየት አለብን ብዬ አስባለሁ። ካልሆነ ግን ካልደረስን ደግሞ ምንም አመራጭ የለም። ያው ሞባይልህን ከፍተህ እየተዝናናህ መጓዝ ነው ማለት ነው። በዛ ልክ ብንወስደው

የምትወደው ሬስቶራንት የት? ነው የሚለው ጥያቄ በጣም ጥሩ ጥያቄ ነው የምወደው ሬስቶራንት እኔ ከዛም ብዙ ሬስቶራንት እሄዳለሁ አሁን የምወደው ግን ያው የዮርዳና ስፖርት ሬስቶራንት አለው እሱ ደግሞ በጣም ብዙም አይነት ምግቦች አሉ። ለጾም የጾም ሊሆን ይችላል የፍስግ ሊሆን ይችላል። የሁሉም አጠቃላይ የያዘ ውስጥ እንግዳቸው በጣም ደስ ይላል እና የምግብ ጥራት እንደሆነ በጣም ደስ ይላል። ውስጥን አስተናጋጅ ደግሞ ሲመጣ ደግሞ በጣም ደስ የሚል ፈገግታ የብዙ አመራጫዎችን ደግሞ ያቀርብልሃል። እና እኔ በመስተንግዶአቸው በጣም ደስ ይለኛል ሁሌ ነው ወደ እሱ ቤት የሚሄደው ምክንያቱም ይሰጡህን ነው ምግብ በጣም ጥራት ያለው ነው ደስ የሚል ጣፋጭ ምግብ ነው የሚያቀርቡልህ። ከዛ በተጨማሪ ደግሞ አንዳንዴ ደግሞ ለምሳሌ ፍዝ ካዘዝከው ለጥብስ በተጨማሪ የሆነ ግማሽ እንጀራ ደግሞ በነፃ ይሰጠዋል በጣም የሚገርም ቤት ነው። ለዛም ሄዳችሁ ብታዩትና ብትጎበት ደስ ይለኛል እኔ ምክንያቱም የሰው ልጅ ከፍሎ ጠቦና ረኩት መውጣት አለበት። እንጂ ከፍለህ ተረበህ ተረብሸህ መውጣት ስለሌብህ መምረጫችሁ ዮርዳኖስ ቦሎ ሬስቶራንት ቁጥር አንድ ማድረግ አለባችሁ የሚል አለኝ። ስለዚህ ሁሌም ሬስቶራንት ወይም ምግብ ቤት ስንሄድ ለመብላት ነው ደስ የሚል ምግብ ለመብላት ነው የምንሄደው እና እኔ ደግሞ ያ ያላነስኩሉ ሄጄ ነው የምውለው። ሌላኛው ደግሞ ክፍስ እግርም ያለው ደግሞ በጣም ደስ የሚል እንደ ሬስቶራንት አይነት ነው። ደስ የሚል ነው እዛ ላይ መሃል ከተማ ላይ ያለ ደስ የሚል ቦታ አሉ ከእነሱ አንድ ደግሞ እዛ ላይ የሚገኘው የሆነ አነስ ያለ ሬስቶራንት ነው። ሆኖም ግን በጣም ጥራት አለው በዛ ልክ ደግሞ እርካታለሁ። እና በጣም ደስ የሚል ነው ብዙ ነገሮች እናያለን ከእነሱ አንድ ደግሞ በጣም ብዙ ቦታዎች አሉ ሁለት ሺህ ሀበሻ እባላለሁ ሁለት ሺህ ሀበሻ አሁንም እንኳን ተዘግቷል እንጂ በጣም ቦታውን ቀይረዋል ቦታውን ቀይረዋል ከአክስሞቴል ፊት ለፊት የነበረ አሁን ወደ አስራ ሰባት ቀበሌ ተቀይሯል። እና ሁለት ሺህ ሃያ ሺህ ደግሞ በቃ የማይዘው ነገር የለም ሁሉ ነገር ያማከለ ነው። በጣም በቃ አንተ በፈለኩበት በመዘዝከው መሰረት ይመጥልሃል እና በዛው አይነት የሚጠጣም ቀለስለሳ ሊሆን ይችላል ቀለስለሳ ያለህም ከአልኮል ከውሃም ከሁሉም ነገር አለና እኔ በጣም ደስተኛ ነኝ። ምክንያቱም በመቀሌ ከተማ ያለው ሬስቶራንት በጣም ጥራት ያሉ ሬስቶራንት ናቸው። በቃ አሁን በአጋጣሚ በገባህበት ብትገራ ደስ የሚል ጥራት ያሉ ምግቦች ነው የምታገኘው። በዝልክ ደግሞ አገልግላቸው አገልግለታቸው ደግሞ በጣም ደስ የሚል ነው እና እና እዚህ ነገሮችን ማማላት ማጠቃለል አለብን ብዬ አስባለሁ ስለዚህ እኛ ደግሞ በሄድንበት ቦታ የፈለግነው ምግብ ስለምናገኝገኝ አጋጣሚ ለነዚህ ሬስቶራንት ባለመቶችን እኔ ማመስገን እፈልጋለሁ። እኮ እንዴ ከፍለህ የምትበላበት ቦታ ስላለ እኔ ደስተኛ ነኝ እና ምክንያቱም በስራ ቦታ ደግመህ ውለህ ትንሽ እረፍት ወስደህ የምትዝናናበት ሬስቶራንት መኖር ለራሱ በጣም እንደ ትልቅ እድል ነው። እኔ የምወስደው ምክንያቱም በሀገራችን ላይ በጣም ጥሩ የሆነ የአመጋገብ ስርዓት አለ አሁን ተሻሽለዋል እንደ ጥሩ አይደለም። ቦዛ መረጃዎች አሉ ብዙ መረጃ አልነበረም በአሁኑ ሰዓት ግን እየተሻሻለ እያደገ እየመጣ ነውና ብዙ መረጃዎች አሉ መርጠን መብላት እንችላለን። እና ስለዚህ የኔ ምርጫ ግን ዮርዳኖስ ቁጥር አንድ ነው። የኔ ምርጫ ሁሉን ነገር እዛ የሚገለገልበት ስለዚህ አብዛኛው ሰው ግን ሬስቶራንት ሄዶ መብላት እንደ ተራራ የሚታየው አለ ግን እንደ ተራራ አይደለም ሬስቶራንቱ ዋጋውን በጣም ፌር ነው። በቃ ፍትሃው ነው ምክንያቱም አንተ የታክስ ከፍለህ ቤትህን ሰርተህ ጉልበትህን አውጥተህ ከምትበላ አንድ ሬስቶራንት ማለት በሳምንት ሁለቴ ወይም በሳምንት አንዴ ሄደህ ብትበላ ትንሽ በጣም ጥሩ ነው። ለጤናህን ማለት ለሰውነት ነው የሄደት በጣም አሪፍ ስለሚሰጥህ በዛ ልክ ብንወስደው ሀሳብ ነው ያለኝ እኔ ስለዚህ አንዳንዴ ብርህን አውጥተህ ሬስቶራንት መመገብ ለጤና ለብዙ ዘርፋ ብዙዎች ነገሮችን ይጠቅምሃል። እና ያው አመጋገባችንን ብንቀይረው የሚል ሀሳብ አለን ብር ማውጣት አንፈራም። አውጥተን እንብላ ማለት የምንሰራው ለመብላት አይደለም እንዴ ለጤናችን አይደለም እንዴ ለመኖር አይደለም እንዴ? ስለዚህ ለምንድነው የምንሰራው?

በብእር ወይስ በእርሳስ ትጽፋለህ? የሚለው እኔ አብዛኛው ስማር የመጀመሪያ ክላስ እያለሁ በብእር በእርሳስ እጽፍ ነበር። ምክንያቱም ብዙ የመጽሐፍ ልምድ አልነበረኝም። ምክንያቱም እንደምናውቀው የመጀመሪያ ስትሆን ተማሪ ስትሆን ብዙ የእውቀት ጉድለት ስለሚኖረው እስከምታሻሽል መጽሐፍ እስከምትችል ማንበብ እስከምትችል በእርሳስ ነው የሚጻፈው ከአንደኛ ክፍል እስከ ሁለተኛ አለ። እኔ ግን የጀመርኩት በሁለተኛ ክፍል ነው በብእር። በብእር መጽሐፍ የጀመርኩት ምክንያቱም በጣም ማለት ደህና ስለነበርኩ የትምህርትን ችሎታየም በጣም አሻሻል ስለነበር በብእር ነው ምጽፈው እስካሁን ደግሞ በብእር እየጻፍኩኝ እገኛለሁ። ምክንያቱም በእርሳስ ብጽፍ አይመቸኝም። የሆነ ማለት ድምጹና ራሱ ምንም የሚርብደቀፍ እና እኔ አብዛኛ በብእር ነው የምጽፈው። የሆነ ደብዳቤ ሊሆን ይችላል የሆነ ነገር ሊሆን ይችላል በብእር ነው የምጽፈው። ስለዚህ የብዕር አድናቂ ነኝ የብዕር ተጠቃሚ ነኝ። ሁሌ ጹፌን በብእር ነው የማጠናው ሁሉ ነገር ጥናቴን ደግሞ የምጽፈው። አዳዲስ ጽሁፎች የምጽፈው ደግሞ ብእር ተጠቅሜ ይሆናል ስለዚህ እንደሱ የምጠቀመው።

በየትኛው? እጅ ትጽፋለህ የሚለው እኔ በቀኝ እጄ ነው የምጽፈው ምክንያቱም ባስተዳደገኝ በቀኝ እጄ እንድሰራ አንድ ባለ አንድጽህፍ ነው የተማርኩት። የግራ እጅ እንደ የአንዱ የባህል አባባል ላይ የሰይጣን ነው። በግራ ሁሉም ነገር በግራ አይበላም በግራ አይሰራም ይላሉ አንዳንዶች በግራ የሚጽፍ ወይም የሚበላ ካለ የሰይጣን አስተሳሰብ ነው ያለው ሰው። ነው እንደ ባህል። የሚነግረው ባደኩበት አካባቢ ስለዚህ እኔ ሁሉ ነገሬ በቀኝ እጄ ነው የምጽፈው በቀኝ እጄ ነው የምበላው። ሁሉም ነገር ሲናገር ደግሞ ያው የማሳየው ነገር የእጄ እንቅስቃሴ ደግሞ የቀኝ እጄን ማንቀሳቀሰው ስለዚህ እኔ የምጠቀመው ቀኝ እጄ ነው ለማንኛውም ነገር። ግን እኔ የምመርጠው በሁለቱም ብችል በጣም አሪፍ ነበር። ምክንያቱም በአንደኛው እጄን በቀኝ እጄ ስጽፍ በጣም ስለሚደክመኝ ያችን ግራ እጄን ደግሞ ታግዘኝ ነበር ብዬ ሁሌ እናገራለሁ። በውስጤ እና በሁለት እጄ ብችል በጣም ደስተኛ እሆን ነበርና። አሁን ግን እየተለማመድኩ ነው በግራ በግራ እጄን እየተለማምድኩ ነው። መጽሐፍን መስራትን መብላት ሳይሆን መጽሐፍና መስራት የሆነ ነገር ለማንሳት የሆነ ነገር ለመጻፍ እየሞከርኩ ነው። ምክንያቱም ያው በሁለቱን እጅ ብትችል ማለት የተሻለ ውጤታማ ልትሆን ትችላለህ በአንድ ስራ በአንደኛው ሲደክመህ በአንደኛው ታግዝህ እና በጣም ጎበዝ ትሆናለህ እና ማለት ነው። ስለዚህ የድሮ የነበረ አስተሳሰብ ነው ዝም ብሎ የወረደ አስተሳሰብ ነው። ይሄ ከባህል ጋር የተያዘዘ አስተሳሰብ ሁሌ የወድቀትና የኋላ ቀር ስለሚሆን ወደኋላ ስለሚጎትተን አሁን ገብቶኛል። ማለት የሰይጣን ስራ የሚባል ነገር የለም። ምክንያቱም ሁሉቱም እጆች ናቸው ያው በሁለቱም በኩል ካለማመድካቸው የማይቻል ነገር ነው ያለው ነገር የለም ሁሉም ይቻላል። እና ስለዚህ ለምን ብሞክረው ኖሮ አሪፍ ነበር። ብዬ ነው ማስበውና አሁን ግን ለመስራት እየጣርኩ ነው ብዙ ነገር ስልጠና እየወሰድኩ ነው። በራሴን በቤቴን በትርፍ ሰአቴን ማለት ነው እና ስለዚህ እንደ ሰው ልጅ በሁሉም በአጋጣሚ ባገኘነው ብንጽፍ ብንለማመድ በጣም ጥሩ ውጤት እናመጣለን ብዬ አስባለሁ። ካል ሆነ ግን ማለት ያልሆነ ነገር ዝም ብለን መፍጠር በጣም ለራስህ ችግር ችግር ላይ በችግር መፍጠር ነውና። በየትኛው? ከባህል የተያዙ የኋላ ቀር አስተሳሰቦች ነገሮችን በቃ መተው አለብን። ብዙ እድገት አያመጡም ብዙ ለውጥ አያመጡም እኔ ከራሴ ብዙ ነገር ተምሬያለሁ። ስለዚህ በሁሉም ነገር በሁሉም ሁለት እጃችን ብንሰራ በጣም ውጤታማ ስራ እንሰራለን በርግጥ ለራሳችን እንጠቅማለን። እንደ ማህበረሰብ እንጠቅማለን እንደ ሀገር እንጠቅማለን ምክንያቱም የኛ ሀገር አሁን የሚሰራ ሰው ነው የምትፈልገው። አሁን የሚያወራ ሰው አትፈልግም። ዘመናት አውርተናል። ምሳሌ መስለናል ግን የሆነ የረባ ነገር አላመጣንም። አሁን እንደ ቻይናውያን ተገላብጠን መስራት ነው በሁለት እጃችን በጥፍራችንም ሳይቀር መስራት አለብን። በእግራችን ጥፍር መስራት አለብን። ስለዚህ ለለውጥ መነሳት አለብን እና ዝም ብለህ በእግሩን በግራ በግራ ቀኙ የሰራ ሰው እንዴት? የሰይጣን ስራ ነው ብለው ታወራለህ። ስለዚህ ይሄ የአስተሳሰብ የቀነጨረ ነው የወረደ ስለሆነ አሁን በሁለት እጆቻችን ብንሰራ። ደስ ይለናል ለጊዜው ግን አሁን ግን በቀኝ እጄን ነው እየሰራህ ያለው እየጻፍክ ያለው። ስለዚህ እኔም በቀጣይ ወራትም ቀይሬው በሁለት እጄን እንድሰራ ነው የማደርገው እና አሁን ጥያቄው ለራሱ በየትኛው እጄን ትጽፋለን አይባልም። በሁለት ነው የምትጽፈው? ወይ በአንድ ነው የሚባለው እንጂ። ማለት መብራራት አለበት ጥያቄውም ለራሱ ማለት ነው። ካል ሆነ ግን ሰውን በአንድ እጅ መስራት እንደ ጀግንነት መወሰድ የለበትም እንደ ውድቀት ነው መወሰድ ያለበት። ለምሳሌ ለምን? በግራ እጄ እኔ የሆነ ነገር ማንቀሳቀስ የሆነ ነገር ነው። ማበረታት ለምን? ሀላፍነት ወደ ቀኝ እጅ ብቻ እንሰጠዋለን። ይኸው እኮ ማለት እኮ ቀኝ እጅ ለብቻዋን ለመስራት የተፈጠረች ነው ማለት ነው። እንደዚህ ነው ያሳደጉን። ሆኖም ግን ሁለቱም እጆች ለስራ ነው የተፈጠሩት ለማገዝ ነው የተፈጠሩት ሀገር ለመልማት ነው የተፈጠሩት። ራስህን ለማጎልበት ነው የተፈጠሩት ነውና በሱ ልክ ነው። መወራት ያለበት እንጂ። የሰው ልጅ በግራ በቀኝ እጅ ብቻ ነው የሚሰራው። የሚል አስተሳሰብ ወይ ትርክት። በህዝብ ዘንድ በማህበረሰቡ ዘንድ ተሰራጭቶ ስለቆየ አሁን እንደ ልምድና እንደ ባህል ተወስዶ በአንዱ እጁ እየሰራ ይገኛል። ስፔሻሊ የኢትዮጵያ ህዝብ ስለዚህ እንደ በሁለት እጃችን መስራት እንደ ባህል መውሰድ አለብን። መቀየር ስላለ

መዘመር ትወዳለህ የሚለው፣ አዎ ወዳለሁ። ምክንያቱም እኔ መዝሙር በጣም ህይወቴ ነው። እ እንደ አንድ ኦርቶዶክስ አማኝ ነኝ። ስዘምር ነው ያደጉት ቤተክርስቲያን። እ ደጃፍ ሄጄ ምክንያቱም አባቴም ቄስ ነው። እሱም ማታ ማታ ሲዘምር ጧት ጧት ሲዘምር ሲቀድስ ማለት የሆነ ጸሎት ሲደርስ በጣም ደስ ይለኛልና። የሱ ተጽዕኖ ነው ያደረኝና በጣም መዝሙር ወዳለሁ። ያ መዝሙር ደሞ ህይወቴን በጣም ትልቅ ለውጥ ማለት ለሰው አዛኝ፣ አሳቢ፣ እንዲሆን ነው ያደረገኝና በዛ ልክ ደግሞ የሰው ልጅ

በመስታወት ላይ ምን ያህል ጊዜ ታያለህ? የሚለው በመስታወት እኔ ሁልጊዜ የጠዋት ሲነሳ የግድ ነው። ማለት ሳይታጠብ መጀመሪያ መስታወት አያለሁ እንዴት አደርኩ? የአይኔን ሁኔታ አያለሁ የፊቴን ሁኔቴ አያለው የፀጉሬን ሁኔታ ያለው ማለት የሆነ ቆሻሻ ካለኝ ያው አራግፋለሁ። ከዛ በኋላ ደግሞ ውሃ እታጠባለሁ እና ውሃ ከታጠብኩ በኋላ ደግሞ ያን ፊቴን ጽጥቷል መልስ ቅድም የሚል አያለሁ በደንብ አድርጌ ስለዚህ ደረቂ እዚህ ላይ። እነሆ እኔ መስታወት በቀን አራት አምስት ጊዜ ላይ እችላለሁ ምክንያቱም እንደ ሁኔታው ነው። የሚሄድበት ቦታ ካለኝ በተለይ ቶሎ ብዬ መስታወት አይተን አይቼ ነው የምወጣው። እና ስለዚህ በቀን አራት አምስት ጊዜ ማለት ጠዋት አለው ሁለት ጊዜ አለው ከዛ በኋላ ደግሞ ቁርስ በልቼ ለባብሼ ሲወጣ ደግሞ መስታወት አያለሁ ወደ ከተማ ሲሄድ። ከዛ በኋላ ተመልሼ ቤት ሲገባ ደግሞ ያው የራሴን የውሎ ፊቴን ምን እንደመሰለኝ ምን እንዳትወዳ የፀሀይን የመታኝ የኑፋስ እኔ እንደነበረኝ ተመልሼ ፊቴን አይቼ ነው። የምገባው ወደ ቤት ወይም ወደ ሆነ የሚሄድበት ከዛ በኋላ ያለ ደግሞ ነገሮችን ደግሞ ያው ስተኛ ደግሞ በልቼ ስተኛ ደግሞ ያው ጥርሴን ስለማፀዳ። የጥርሴን ማጽዳት ሁኔታውን ለማየት ብዬ ቸክ ለማድረግ በደንብ አድርጌ መስታወት አያለሁም ያው ከዛ በኋላ ያለው ደግሞ ያው የመስተዋት ጥቅሞችን ብዙ እንደሆነ አውቃለሁ። ግን ያው እንደ ልክ ክርስቲያን እንላለን አሁን መስታወት ይወዳል ምክንያቱም መልኩን ቼክ ማድረግ ጥርሱን ለመቀናቀን ለመቀናቀን ለማስተካከል ብዙ ነገሮችን። ስለዚህ እኔ በቀኑ እስከ ስድስት ጊዜ መስታወት አያለሁ። ማለት እንደ ልምድ ነው ያለብኝ ያው መስጠት ማየትን ደግሞ በጣም ጥሩ ነው እንደ እንደው ንጽህናውያን የጥርስ ንጽህናየን መጠበቅ የፊት ንጽህናየን መጠበቅ ብዙ ይረዳኛልና። ከመስታወት መጥላት የለብኝም ምክንያቱም ጥሩ ነገር ስለሆነ ማለት ነው። አብዛኛው ሰው ግን መስታወት ስታይ እንደ የሆነ ሸርሙጣ እንደ የሆነ ነገር ያስባልና። በጣም ብዙ እሱን ይሰጥሃል በዚህ ልክ ደግሞ እኔ እናደዳለሁ። ለምንድነው ሰው የሰው ልጅ እንደዚህ አይነት አስተሳሰብ የሆነ ሰው መስራት የማየት ለራሱ ንጽህናን መጠበቅ እንጂ ለመሸርሞጥ አይደለም

ጨው ብዙ ትወዳለህ? የሚለው እኔ ብዙ ጨው አልወድም ምክንያቱም የጨው ጥቅም አለው ለራሱ ነው ምግብ እንዲጣፈጥ ያደርጋል ያው ያለጨው ድግሞ ማንም ነገር አይጣፍጥም ብዙ ነገሮችን ጥቅሞች አሉት ጨው ሆኖም ግን ጨው አብዛኛው ጊዜ የደም ብዛት ስለሚጨምር እኔ በደምብ ተጠንቅቄ ነው የምጠቅምበት ምክንያቱም ከተማ ነዋሪ እንደመሆኔ መጠን ብዙ እንቅስቃሴም አላረግም በስራ ተወጥሬ ነው የምለው እና ጨው በብዛት ለመጠቀም አልወድም ምክንያቱም ዘርፈ ብዙ ችግር ሊያመጣብኝ ይችላል የደም ብዛት የደም ብዛት ከመጣብኝ ደግሞ ያው የህክምና ወጭ አለ ያ ደም ብዛትን ለመታከም ብዙ ወጭ ያመጣና ያው ብዙ ችግሮችን ከማምጣቱ በፊት እኔ ጨው ቆጥቤ ነው የምጠቀመው ምክንያቱም ለሰው ልጅ ጨው መብዛት ጥሩ አይደለም ያው አብዛኛው ሰዎች ነው ከእድሜ አንፃር ደግሞ ያው እድሜ እየገፋ ስትሄድ ደግሞ የእድሜ እየጨመርክ መሄድ ስትሄድ ጨው በብዛት መጠቀም የለብንም ምክንያቱም የደም ብዛትም በዛ ላይ ከፍ እያለ ይሄዳል እና በ የጤና መምሪያ የሚሰጡን መሰረት ነው እኔ የምጠቀመው ስለዚህ አብዛኛው የጤና ባለሙያዎች ምን ይመክራሉ እድሜያችሁ እያጨመረ ሲሄድ ጨው አትጨምሩ ምክንያቱም ልክ እድሜያችን እየጨመረ ሲሄድ የደም ብዛትም በዛ ልክ እየጨመረ ስለሚሄድ ጨው ተጨምሮበት ደግሞ በጣም ከባድ ነገር ስለሚፈጠር ከእነሱ ነገር መጠንቀቅ አለባችሁ ብለው ነው ምክር የሚሰጡነ እኔም የነሱን ምክር አክብሬ በምክራቸው መሰረት ያ ያጠቃቀሙ ስልት በደንብ ነው የምጠቀመው ለዛም አሁን ጤነኛ ነኝ የደም ብዛትም የለኝም ስለዚህ ጨው እንደሚጣባባው አብዛኛው ሰው ለመጣፈጥ ብለው ያለመጠን ያበዛልና ወደ ህመም ይደረጋል ስለዚህ እኔ ደግሞ እነሱ ነገር ስለማውቅ ከእሱ ነገር ለመራቅ ብዬ ብዙ ነገር የጫው አጠቃቀሙ በጥንቃቄ ነው እንጂ ብዙ ጫው ብዙ ጫው አልወድም ያን ያህል ጥቅም ስለሌለው ብዙ ነገር ማለት ምግብ ከመጣፈጡ ውጪ ምንም አይነት የሚሰጠው ነገር አይነት ነው ስለዚህ ጨው ረከሰ ብለህ ጨው አዝተህ መግባት ወደ ወጥ ወደ እንጀራ የሚሰራበት እኔ ተገቢ ነው ብዬም አላስብና በዛ ልክም ጤናችንን መጠበቅ አለብን

ምን አይነት ስልክ ትጠቀማለህ? የሚለውን እኔ ሳምሰንግ ነው የምጠቀመው ሳምሰንግ ደግሞ ኤ ቴን ነው። ምርጥ ነው። የመረጥኩበት ምክንያት ደግሞ ሳምሰንግ ዘርፈ ብዙ ነው። ያው ባትሪው በጣም ጠንካራ ነው። ለብዙ ሰዓታት ለረጅም ሰዓታት ይቆያል። በዛ ልክ ደግሞ ኮኔክሽኑ በጣም አሪፍ ነው። ብዙ የኮኔክሽን ችግር አይኖርም። የባትሪ ችግርም አይኖረውም። እና ምርጫየ እኔ የሳምሰን ግናው የሳምሰንግን ኩባንያ ባለቤት ደግሞ በጣም አድናቂ ነኝ። ከትንሹ ተነስቶ ትልቅ ትልቅ ደረጃ የደረሰ ስለሆነ። እንደ ባለ ማለት የሆነ የሰው ያለህ ነገር ጥሩ ያንተ መርሃ ስለሆነ የኔ ማሳያ ነው። እና በዛ ልክ ደግሞ ያው የእሱ ውጤት የሆኑ የእሱ ምርቶችን ደግሞ መጠቀም እወዳለሁ። በዛ ልክ ደግሞ በሚሰጠኝ አገልግሎት በጣም ጥሩ ጥሩ የሆነ አገልግሎት ነው የሚሰጠኝ። ስለዚህ ሳምሰንግን ምርጫቸው አድርጉ ጥሩ ባትሪ አለው። ጥሬ ሆነው የኮኔክሽን ስህበት አለውና። በዛ ልክ ደግሞ አገልግሎቱ በጣም ጥሩ ነገር ነው

ትንኞቹ በአከካባቢያችሁ አሉ የሚሉ በአካባቢያችን ትንኝ የሚባል ነገር የለም ምክንያቱም በጣም ንጹህ የሆነ ሰፈር ነው ሁሉም ነገር መሰረተ ልማት ያሟላ ነው። የሚፈጠረው በጀግጀግ ስለሆነ ውሃ በበዛበት አካባባ ስለሆነ የኛ ደግሞ ውሃ የለም። ማለት በኮብልስቶን የተሰራ ነው አብዛኛው ከላይ ደግሞ አስፓልት ስላለ በየሳምንቱ ደሞ ስለምናፀዳው ደግሞ በጣም ማለት ትንኝ የሚፈጥር ቦታ አይደለምና። ትንኝዎቹ በዛ የሉም አንቸገርም በጣም ንጹህ ነው። ንጹህ እዛው ከተማው ነው የማነሳው ደግሞ ብዙ ሰው አካባቢውን ወይም መንደሩን ሰፈሩን በጣም ወዶታል። በዛ ላይ ደግሞ የሚከራይ ቤት በዛ በጣም ከባድ ነው ምክንያቱም ነው ትንኝ አብዛኛው ሰው በጣም ነው የሚጠላው ምክንያቱም ትንኛው መጥፎ ነገር ነው። በሁሉም ነገር ሊገባ ይችላል የህመም መንስኤ ሊሆን ይችላል። እና ያው አካባቢያችን በጣም ንጹህ ከመሆኑ የተነሳ ትንኝ አይኖርም። የሆነ ብዙ የበሽታዎች የሚታልፈን ምንም የለውም። እና በዚህ ደረጃ ነው ማየት ያለብን ብዬ ነው የማስበው እና ንጽህ ነው

በገበያ ዋጋ መደራደር ትችላለህ? የሚለው አዎ ነው ምክንያቱም እዚህ የህብረተሳችን ባህል መደራደር ነው መደራደር ይወዳል በባህል መሰረት የመጣ ማለት ነው። ስለዚህ እኔ በገበያ ስሄድ ማለት የሆነ ያለ ዋጋውን ስለሚቆልሉት። እኔ ሁሌ እደራደራለሁ ማለት እነሱም ከላይ ይጠራሉ እኔ ደሞ ከታች እጠራለው። ከዛ ደግሞ ወደ ትክክለኛ ዋጋውን ለመምጣት መደራደር ግድ ስለሆነ እኔ ሁሌ እደራደራለው። ግን እንደዛ መሆን አልነበረበትም። ማለት የሆነ ዋጋ ዋጋውን ማውጣት አለበት እንጂ ዝም ብለህ እየተከራከርክ መዋል እኔ ፍትሃዊ ነው ብዬ አላስብም በህግ አግባብም አይፈቅደውም። ምክንያቱም ማለት የመጣለት ዋጋ አውጥተህ አትርፈህ ለመንግስተ ግብር ከፍለህ የምትሸጠው ነው እንጂ ዝም ብለህ ያለ ዋጋው ወደ ሰማይ ቆልለህ ህዝቡን ማደናገር። እኔ ተገቢ አይደለም ይሄ ነገር መቅረት አለበት ብዬ ሁሌ እከራከራለው። ሆኖም ግን እስካሁን ግን ገበያችን ያለ ነገር እየተደራደርክ ነው የምትገዛው እና በዛ ልክ ነው።

የጧት እለታዊ ተግባራቸውን ምንድን ነው የሚለው? ያው የጧት እለታዊ ተግባራችን እንደሚታወቀው እኔ ጧት ተነስቼ የአካላዊ እንቅስቃሴ የምና የምናደርገው ትንሽ ስፖርት ለሳል ለሠላሳ ደቂቃ ለሃያ ደቂቃ ነው የምሰራው። ከዛ በኋላ ያለው ደግሞ ትንሽ ወደ ቤተክርስቲያን ሄጄ ጸሎት አደርሳለሁ። አደለም መጀመሪያ ያው ስፖርት ከሰራሁ በኋላ የሻወር አለ ሻወር ከወሰድኩ በኋላ ደግሞ ቤተክርስቲያን እሄዳለሁ። ቤተክርስቲያን ደግሞ ጸሎት አድርሼ አንድ አስር ደቂቃ ጸሎት አድርጌ ተመልሼ ወደ ቤት እኸዳለሁ። እና ከዛ በኋላ ደግሞ ቤት ደግሞ ያው ቁርስ በልቼ። ያው ቁርስ ከበላው በኋላ ደግሞ ያለኝ ነገሮችን ሰአቴን ተጠቅሜ ከሁለት ሰዓት በኩል ተኩል ያለ ወደ ስራዬ ነው የምሄደው። ያው ስለዚህ የጧት ነገሮችን እነዚህን ነገሮችን በመስራት የቀን ውሎየን የማስተካከል ማለት የምሰራቸው ስራቸው አሉ እነሱን ነገሮችን መስተካከል እንዴት እንዴት እንደምሰራቸው። እና ምን መስራት እንዳለብኝ ከዛ ከሰራሁ በኋላ ደሞ ተመልሼ ወደ ቤት መጥቼ ደግሞ ምን መስራት እንዳለብኝ ሁሉም ነገር በጧት ነው እቅድም እሚያልቀው። ለዛም ደሞ በጣም በጧት ነገር ሁሉም ነገር ያቀድከው በጣም ጥሩ ነገር ስለሆነ ሁሉ ነገር እኔ ስነሳ ጠዋት የማስበው የቀን ስራ ነው የቀን ስራዬን መሆን ምን መሆን አለበት። ምን ምን ማሳካት አለብኝ ምን ምንስ ማስተካከል አለብኝ ብዬ ነው ማስበው። ስለዚህ ለመሰረታዊ ነገሮች ሚይዛቸው ደሞ ሶስት ነገሮች አሉ ስፖርት መስራት አለብኝ። ጸሎት መድረስ አለብኝ ሻወር መውሰድ አለብኝ መግብ መብላት አለብኝ። እነዚህም ሶስት ነገሮችን ካማላው በኋላ ያው ስኬታማ ስራ እንደሚሰራ አልጠራጠርም። እና እነሱም ነገር ደሞ በጣም ጠቃሚ ስለሆነ ነው እነዚህ ነገሮችን እንደቅድመ ሁኔታ ማስቀመጣቸው። ስለዚህ የሰው ልጅ ያሰበው ነገር እንዲደርስ መጀመሪያ ለነሱ አጋዥ የሆኑ ነገሮችን ማስቀመጥ አለበት። ስፖርት ደግሞ ለሰው ልጅ ወሳኝ ስለሆነ በጠዋትም ምንሰራው ነገር ስለሆነ ለሰውናችን ለሰውነታችን ጥሩ ነው ለአስተሳሰባችን ጥሩ ነው። በዛ ልክ ደግሞ የተጠናከረ የስራ መንፈስ እንዲኖረን ደሞ ያግዘናል። እኔ በሱ ደረጃ ነው ማስበው በስልክ ነው ማስበው። ስለዚህ ይሄ ነገር በጣም ጠቃሚ ሆኖ ሳለ እኛ ደግሞ ጠዋት ተነስተን ዝም ብለን ወደ ስራ ነው ሮጠን የምንለው።

ከስራ ሰዓት በኋላ ትሰራለህ የሚለው? አወ በእርግጥ እሰራለሁ ምክንያቱም የራሴን በጎን ስራ ሚሰራው አለ የኦንላይን ስራ ሚባለው። በኦንላይን ስራ ደግሞ ቪዲዮ ኤዲቲንግ እሰራለሁ ብዙ ነገሮችን። ስለምሰራ በዛ ልክ ደግሞ በጣም ብዙ ስራዎችን እያፈላለኩ ነው። ማሳልፈው ምክንያቱም ተጨማሪ ገቢ ለማግኘት እፈልጋለሁ። በዛም ላይ ኑሮ ለመሸነፍ የግድ ስራ ከወጣሁ በኋላ ደግሞ ሌላ ስራ መስራት አለብኝ። ካልሆነ ግን ኖሮ ማሸነፍ አጅልምና በዛ ልክ ነው። እኔ መስራት ምፈልገው። ስለዚህ ነገሮችን ማስተካከል አለብን እንደ ሰው ልጅ ሰርተን መለወጥ እንችላለን።

በቤት ውስጥ ወይስ በውጪ መሆን ትመርጣለህ? የሚለው እኔ በቤት ውስጥ መሆን ነው የምመርጠው። ምክንያቱም በውጭ ሲሄድ በጣም ብዙ ንፋስ አለ ፀሀይ አለ ስለምመታኝ እኔ ደግሞ ቤቴ ሆኜ እኮ ብዬ ስራዬን መስራት ነው የምፈልገው። ቤት መሆን የመረጥኩበት ምክንያት ደግሞ የኔ ስራ ሁሉ ስራ ቤት ሆነ ነው ምሰራዉና። የውጭ ስራዎች ስለሚሰራ ማለት ብዙ አለቃ ያለው ስራ አይደለም። ጥሩ የሆነ ነገር ስለሆነ። በስልክ ደግሞ እኔ ቤቴ ቁጭ ብዬ መስራት ነው የምወደው። ስለዚህ ለዚህ ነገር እኔ በጣም ደስተኛ ነኝ። ቤቴ ሆኜ መስራት ብዙ ጥቅሞች ስለሚሰጡኝ። በዛ ላይ ደግሞ እኔ ብዙ ጥቅሜታ አለኝ እና ልክ ቤቴ ሆኜ ስሰራ ደግሞ እኔ የደስተኛ ነኝ። ገብዬን ደግሞ በጣም አሪፍ ገቢ ነው የማገኘው እና ከብዙ ከብዙ ሰዎች ደግሞ ትዉዉቅ አለኝ ከብዙ ሰዎች በቀላሉ እግባባለው። ስለዚህ እኔ የምመርጠው ቤት ሆነ መስራት ነው። በዚህ ልክ ደግሞ ብዙ ነገሮችን አውቃለሁ። ስለዚህ ቤትሆኖ መስራት በጣም ጥሩ ነው ከፀሀይ ከንፋስ ከብዙ አይነት ከብርድ ስለሚከለክልልኝ ማለት ነው። ለዛ ነው ቤት ነኝ ሆኜ መስራት የመረጥኩት

አዲስ ቴክኖሎጂ መማር ትወዳለህ? አዎ በደንብ መማር እወዳለሁ። ምክንያቱም አዲስ የአስተሳሰብ የለውጥ ማምጣት ስለሚፈልግ። ነገሮችን አሁን ወደ ቴክኖሎጂ አለም እያ እያዳላ ስለሆነ የቴክኖሎጂ ነገር ደግሞ እኔ ማወቅ ስለምፈልግ። የተክነልጅ ማሳደግ ስራዬን በተክነለጅ የታገዘ እንዲሆን ስራዬን ወደ ተክነለጅ የሚደግፉን የሚያበራቱቱ ነገሮችን መሆን ስላለበት እኔ ደግሞ አዲሱን የተክኖሎጂ መማር እፈልጋለሁ። ከእነሱ የምፈልገው ደግሞ አዲሱን የኤአይ አፕሮንፎርም አለ ኤአይን እንዴት መጠቀም እንዳለበት የአይ ቴክኖሎጂ እንዴት ማሳደግ እንዳለበት። በግብ ይሄን እንዴት ማሳደግ እንዳለበት ሁሉም ነገር የሚያሳይ ስለሆነ እሱም ነገር ደግሞ ለመሳደግ እወዳለሁ። እና በዚህ ልክ ደግሞ ማስተማር መማር እፈልጋለሁ። እና በዚህ የምታገዙኝ ካላችሁ ደግሞ እኔ ዝግጅ ነኝ። ያው ገሳ አካልም ደግሞ ገንዘብ ተቀብየ መማር ስለሚፈልግ። ደህና ኮሌጅ የሆነ ነገሮችን አሁን እየፋላለሁ እያፋላለኩ እገኛሉሁ እና ስለዚህ ትምህርት ጥሩ ነው። በተለይ በቴክኖሎጂ የታገዘ የቴክኖሎጂ ተንከፊ የሆኑ ነገሮች ከሆኑ ደግሞ በጣም የተሻለ ደረጃ ለማድረስ ስለማግዝን በጣም አሪፍ ነገር ነው። እና ያው ጠንቅረህ መማርና መማር ነው ያለብኝ አማራጮች ማለት ነው

በቀን ምን ያህል ውሃ ትጠጣለህ የሚለው እኔ በቀን ሁለት ሊትር ውሃ እጠጣለሁ ምክንያቱም ለጤናዬን በጣም ጥሩ ስለሆነ በህክምና ደግሞ በጣም በዘ ብዙ ውሃ መጠጣት አለብህ የሚል ትምህርት ስለሚሰጥ እኔ ደግሞ በዛ ትምህርት ወስጄ ቢያንስ በቀን አንድ አራት ሊትር ለመጠጣት እሞክራለው ጡዋት ተነስቼ በባዶ ሆጄን እጠጣለው ምክንያቱም ለኩላሌት ያለው ጠቀሜታ በጣም ጥሩ ነው እጥበት ያካሂዳል። በዛ እጥበት ደግሞ በጣም ጥሩ የሆነ የኩላሊት ዳይሊስ ሊኖር ስለሚችል እኔ ጡዋት ጡዋት ውሃ ነው የሚጠጣው። ከምሳ ቦኋላም ውሃ ነው የሚጠጣው ምሳ እየበላህም ውሃ እጠጣለው ስለዚህ በዚህ ሁኔታ ደግሞ አሁን ያለው የነፍሴን ሁኔታ በጣም ጥሩ ነው ደስ ይላል። በጣም ምንም አይነት የለኝም የኩላሊት ችግር የለብኝም።

ምን ያህል ጊዜ መጽሐፍ ታነባለህ? ያው እኔ በቀን አንድ ጊዜ ነው መጽሐፍ የማነበው እሱ ደግሞ የሳይንስ ከሆነ ነው ማለት የሚያግዘኝ የሚሰራው ስራ የሚያግዘኝ የሆነ እኔ በኮንስትራክሽን ዘርፍ ነው። የምሰራው ያው የማነበው መጽሐፍ ደግሞ ስለ ኮንስትራክሽን የሚመለከት ነው ለኮንስትራክሽን ግብአት የሚሆኑ ማቴሪያሎች የሚሰጠኝ እገዛ። የኮንስትራክሽን ህጎችን በደንብ እነዚህ አጣምሮ የያዘ መጽሐፍ አለው እሱን ነው በቀን ጭንቅላቴን አንዴ ማን የሚያስነሳኝ እና በዛ ልክ ደግሞ መጽሐፉን አምብቤ ደግሞ ጠቃሚ ጠቃሚ ጠቃሚ ነጥቦችን በመውሰድ በዛ ላይ ደግሞ ስራየን ውጤታማ ስራ እንዲሰራ ያግዘኛል። ስለዚህ ሁሌ እኔ መጽሐፍ የማነበው ስራዬን የሚያግዘኝ የሆነ ነገር ችግር ሲገጥመን ደግሞ ያ ችግር መፍትሄ እንዲሆነኝ እንጂ ዝም ብዬ እንደ ስራ እንደ ስራ ወይም ሆንብየ መጽሐፍ አንብቤ አላውቅም። ምክንያቱም ብዙ ጊዜ የለኝም አንደኛ ሁለተኛ ደግሞ ብዙ መጽሐፍ ቁጭ ብለህ የማንበብ ልምድ የለኝም አቅምም የለኝም አቅም አቅም ይጠይቃል። በጣም አቅም ስል ልምድ ማለት ከድሮ የሆነ የመጽሐፍ የማንበብ ልምድ ቢኖር ሲኖርህ ነው የምታነበው እንጂ ዝም ብሎ ከመሬት ተነስተን ማንብበ አይቻልም። ስለዚህ በቀን አንዴ ማለት የሆነ አጋዥ የሆኑ መጽሐፍቶችን የማነበው ለስራዬን የሚያግዙኝ አንዳንዴ እማ የሆነ ማለት የሆነ ጀነራል የሆነ ችግር ሲፈጠር ያ ችግር ለመፍታት ወይም ለመቅረፍ የማረገው ጥረት ነው እንጂ የማነበው። ማለት የሆነ ነገር ደስ ብሎኝ የሆነ የታሪክ መጽሐፍ ወይም የሆነ የፖለቲካ መጽሐፍ ብዙ ማንበብ አልወድም የሆነ ልቦለድ ማንበብም አልወድም። ምክንያቱም ያው ነው በቃ ህብረተሰባችን የሚናገረው ራሳችንን የቀን ውሎአችንን የምንናገረው መጽሐፍ ነው የምጽፈው ስለዚህ መጽሐፍ መንበብ አያስፈልግም የሆነ ሰው የማወራህ ነገር ራሱን ካዳመጥከው በቂ ነው። በቀን ማለት ነው እና ያው ሳናከብድ ዝም ብለን የሆነ የሚናገሩ ብዙ አውቀሽ ሰዎች አሉ ብዙ በአካል የሚንቀሳቀሱ ሰዎች እንደ መጽሐፍ የሚቆጥሩ ሰዎች አሉ እነሱም ማግኘት ይቀላል ማግኘት ይቀላል ምክንያቱም። ያን እነዚህ ሰዎች ካገኛቸው በጣም ጠቃሚ የሆነ ሀሳቦችን ነው የሚያካፍለው ስለዚህ እንደዚህ ማሰብ አለብን እንጂ ዝም ብለን የማይረባ ነገሮችን ከማንበብ ማለት ሁሉም የጻፈው ሰው መጽሐፍት ምንም ማለት አይደለም። የአንድ ሰው እይታ ነው ያ እየታረመ ብዙ ሰዎች ተገምግሞ እውነት መሆንን አለመሆንን መረጋገጥ ነው እንጂ ዝም ብለን ያገኘነው መጽሐፍ አረ ነው ምናምን ተገቢ ብዬ አላስብም። ስለዚህ የኔ መጽሐፍ ብዙ የማንበብ ልምድና ባህልም የለኝም።

ከአለቃ ጋር ግንኙነትህ እንዴት ነው የሚለው ያ በጣም አሪፍ ነው። ግንኙነት ነው ያለን በስራና በስራ እንደምንገናኘው አልበለዝያ ዝም ብለን ከስራ ውጪ ደግሞ የሆነ ማለት በስራ ያለን ግንኙነት አብረን እንሰራለን አብረን እንመካከራለን የሆነ ችግር ሲፈጠር አብረን ችግሩን ለመፍታት ጥረት እናረጋለን። ከዛ አልፎ ደግሞ ያው እያለን በ እንደ ስራ አለቃነኝነቴ አክብሬው ነው የምሰራው እንጂ እንደ አለቃ ሆኖ ማስቀመጥ ምናምን የሚባል ነገር የለም ብዙ በእኔ ላይ አልሰራ አይሰራም። ምክንያቱም ያው መሽቃበጭ ምናምን ትርጉም ብዙ አይኖረውም። ስራህን አርፈህ ከሰራህ ያ ለስራህ ያለ ጠቀሜታ ደግሞ በጣም ጥሩ ስለሆነ ሰው ደግሞ ስራህን አይቶ ነው የምወድህ እንጂ ለሱ ብታ የምታኩመነውበት ከሆነ ግን ብዙ ጥቅም የለውም ሄዶ ሄዶ በታች ይነቃል። ስለዚህ በአገራችን የተለመደ ነገር አንድ ቃል አለ። አለቃ ከሆነ በቃ የማክበር ምናምን በስራ ነው ወይም በስራህን መስራት ነው የምታከበረው እንጂ ዝም ብለህ በማዋሸት ነው መዝላላ አይደለም። ስለዚህ አሁን ልምነገር መስተካከል አለበት ብዬ ነው የማስበው እና እኔ ስራዬን አሰራለው ሰዉም ስራዬን ስራውን ይሰራል የማገናኘን ስራ አስከ ሆነ ድረስ በስራችን ተከባብረን እንሄዳለን እንጂ ዝም ብለህ እንደ የጥሩ አስቸሳሳብ ግን ያለው ግንኙነት መፍጠር አልፈልግም አልወድም አላረገውም። ምክንያቱም እኔ ኮንፊደንስ ያለኝ ሰው ነኝ አምላክም ያለኝ ሰው ነኝ።

ጎንፎ ትበላለህ? አዎ እበላለሁ በጣም ጣፋጭ ነው። በባህለችን መስረት ደግሞ ጎንፎ በጣም የምወደድ ነው። ያው አብዛኛው ሰው ገንፎ ጠዋት ጠዋት ነው የምመገበው ምክንያቱም ጠዋት በጣም ጠቃሚ ነው። ትንሽ ጎንፎ ደግሞ ወገብ ይጠግናል ይበላል በተለይ ባለትዳር ከሆነ ለወንድ ልጅ በጣም ጥሩ ነው። ወይ የወገቡን ህመም ካለሁ ያ ወገቡን ይጠግናል ዋና ወገቡ መብላት በጣም ትልቅ ነገር ነው ለሰውነታችን ትልቅ ለውጥ ያመጣል። የመጠገን ባህሪ አለውና የሆድህን ልስላሴ ደግሞ በጣም ያለሰልሳል። እንደ መቀየሪያ ምግብ ደግሞ ነው ምጠቀምበት እኔ በተለይ ጠዋት ጠዋት ትኩስ የሆነ ጎንፎ በጣም እወዳለሁ። ከመጠን በላይ እና ጎንፎ እበላለሁ ቢያንስ በሳምንት ሶስት ጊዜ እበላለሁ። ሰኞ ሀሙስ እና ቅዳሜ ምበላው በፕሮግራም ነው ምበላው። ስለዚህ ገንፎ ጠቃሚ እስከሆነ ድረስ መብላት አለብን ብዬ ነው ማስበው

ምን አይነት መሳሪያዎችን ትጠቀማለህ? ለምሳሌ እኔ ፀጉሬን ለማስተካከል የምጠቀማቸው መሳሪያዎች አሉ። አንዱ መስታወት ነው። መስታወት በደንብ ነው የማየው ፀጉሬን ለመስተካከል ሁለተኛ ደግሞ ማበጠሪያውን ነው የምጠቀመው። ምክንያቱም ከታጠብኩ በኋላ አበጥረዋለሁ። ከዛ በኋላ ደግሞ ከበጠርኩ በኋላ ደግሞ ሸምፖ ተጠቅሜ ነው የማጥበው ሸምፖ ደግሞ እንደ አንድ መሳሪያ ነው። ሌላኛው ደግሞ ያው ስጽፍ ደግሞ እስክሪብቶ እጠቀማለሁ። ብእር ማለት ነው። ብእር እጠቀማለሁ። ከዛ ደግሞ ተጨማሪ ደግሞ ከብእሩ ተጨማሪ ደግሞ ወረቀት ወይም ደብተር እጠቀማለሁ። ስለዚህ እንደዚህ መሳሪያዎች ናቸው። መጽሐፍ ለማንበብ ደግሞ መነፅር እጠቀማለሁ። ያው መነፅር ተጠቅሜነው የማነበው። ሁሉም ነገሮችን ሁሉም የየያራሱ መሳሪያ ስላለው በጣም መጠቀም አለብን ብዬ ነው የማስበው። ሌላኛው ስንወስድ ደግሞ ያው ኮምፒውተር ስንጠቀም ደግሞ የሚያስፈልጋት አንድ መሳሪያ አለ። ማውዝ፣ መንቀሳቀሻ፣ ኪቦርድ ያስፈልገዋል። ያው ብዙ ነገር የራሱ የሆነ ስራ ስንሰራ የሆነ መሰሪያ አለው። አብዛኞቹ አይመስለኝም እንጂ የሆነ ለምሳሌ ወጥ ስንሰራ እኔ ወጥ ስሰራ ራሴን ስለምሰራ የሚያስፈልገው መሰሪያ አለ። ያው ብረትድስት ማማሰያ አለ። ማንኪያውም አለ። ዘይት አለ፤ ሽንኩርት፤ አለ በርበሬ አለ ሁሉም የሱ መሳሪያ እስከሆነ ድረስ መሳሪያዎችን እንጠቀማለን ማለት ነው።

በመታጠቢያ ቤት ውስጥም ትዘምራለህ የሚለው ይሄ ነገር ብዙ መዝሙር የሚዘመርበት የራሱ ቤት አለው። ያ መታጠቢያ ውስጥ መታጠቢያ እንጂ መዝሙሩ ብዙ ተገቢ አይደለም በህግ መስረድ ነው የማይፈቀድም በህግ ቤተክርስቲያን ቤትህን ውስጥ ቆይ ብለህ ሞትም ማዳመጥ ትችላለህ በቤተክርስቲያንም ማዳመጥ ትችላለህ። እየታጠብክ ግን እንዴት አድርገህ ነው መዝመር የምትሰማው ይሄ በጣም ማለት ከባድ ነገር ነው። እኔ አላደርገውም አብዛኛው ሰው ግን መዝሙር እየታጠበ ይሰማል እየበላም ይሰማል ይሄ ማለት የራሱ የሆነ ማዕድ ለምሳሌ የራሱ ክብር አለው። ስለዚህ መታጠቢያ ስትሆን ደግሞ ያ ውሃው እየታጠብኩት ስለሆነ ብዙ ነገር ስላለ ቆሻሻን እያጸዳ ስለሆነ መዝሙር በቆሻሻ ቤትን መክፈት ደግሞ አንድ ተገቢ ብዬ አላስብም። ስለዚህ መዝሙር አክብረን መስማት ያለብን። መዘመር ያለብን ደግሞ በተገባለት በቤተ ውስጥ በተቀደሰባት አመሃን ያለበት በቤተክርስቲያን ውስጥ። በቃ የራሱ እንትን አለው ስለዚህ እኛ ደግሞ ይሄን አውቀን ነገሮችን ማስተካከል አለብን ማለት ነው

በምን ጣፍ ላይ ትቀመጣለህ? ይሆ አዎ እቀመጣለሁ ለምንድነው እና ለምንድነው ያነጠፍኩት ሊቀመጥለት አይደለም እንዴ? ስለዚህ በምንጣፍ ላይ ስንቀመጥ ግን መጀመሪያ የምናደርጋቸው ነገሮች አሉ ጥንቃቄ ጫማችን አውጥተን ጫማዬን አውጥቼ ነው ወደ ምንጣፍ የምቀመጠው እንጂ ዝም ብዬ ዘየ ከነ ጫማዬን አልቀመጥም። ምክንያቱም ቆሻሻ ይዤ ስለምገባ መጀመሪያ ጫማዬን አውጥቼ ነው ወደ ምን ጣፉ የሚቀመጠው የምንቀመጠው ስለዚህ ምንጣፍ ሰውን ለመቀመጥ ነው የሚጠቅመው። ለምሳሌ በጣም ብዙ ጥቀሜታ አለው። በምንጣፍ ቁጭ ብለህ ተቀምጠህ መጽሐፍ ማንበብ ትችላለህ። ላፕቶፕህን ማየት ትችላለህ ፊልም ማየት ትችላለህ ብዙ ነገር መስራት ይቻላል። ስለዚህ ምንጣፍ በጣም ጠቃሚ ነገር ነው። ስፔሻሊ ለብቻው የሚኖር ለላጤው ይሆን። ለላጤ ደግሞ በጣም ብዙ ጥቅም አለው እና። እኔ ደግሞ ላጤ ስለሆንኩ በምንጣፍ ነው ፍራሽ አንጥፌም ቁጭ የምለው የምትተኛው እና እነዚህ ነገሮችን ግምት ውስጥ በማስገባት ያው ምንጣፍ ላይ እቀመጣሉሁ።